በአንድ ጊዜ ከአንድ በላይ የሆኑ ስራዎችን በመስራት አላምንም ምክንያቱም ስራችን ብዙ በሆነ ቁጥር ስራችን ውጤታማ የመሆን እድሉ በጣም አነስተኛ ነው። እ በሌላ አንፃር ደግሞ ስራችን ላይ አንድ ስራ ላይ አተኩረን ከሰራን ትልቅ ውጤትና ፈጣን እ ለውጥ እናመጣለን። ስለዚህ አንድ ስራ ላይ ማተኮር እንጂ ከአንድ በላይ ስራዎችን አላስተናግድም።

ሽቶ እጠቀማለሁ በርግጥ የተለያዩ ሽቶዎች አሉኝ ዶድራንት እንዲሁም የተለያዩ ሀገር ሽቶዎች አሉኝ። በጣም ከምወዳቸው ሽቶዎች አንዱ የዱባይ ሽቶ በጣም እወዳለሁ። እና ሁል ጊዜ ነው የምጠቀመው የተለያዩ ቦታዎች ስወጣ ሽቶ መጠቀም የዘውትር ልማዴ ነው።

የድርጅቴን ባህል እወደዋለሁ ምክንያቱም የድርጅቴ ባህል መረዳዳት መተባበር ጠንክሮ መስራት እንዲሁም በፍጥነት መስራት የሚሉ መርሆች ናቸው። የሚከተለው ስለዚህ የድርጅቴ ባህል። ራሳችንን የሚያሻሽል ድርጅቱን የሚጠቅም እስከሆነ ድረስ የድርጅቴን ባህል በጣም ነው ምወደው።

በእጅ መጽሐፍ እወዳለሁ የዛሬን አያደርገውና ተማሪ እያለሁ በእጅ ጽሁፌ በጣም በክፍል ውስጥ በጣም ታውቂ ነበርኩ መምህራን ሁላ ያደንቁኛል እንዲሁም አንዳንድ ሰዎች እንደውም ከፍለውኝ ጻፍልኝ ይሉኝ ነበር። አሁን ግን የእጅ ጽሁፍ ብዙም ባልጽፍም እስካሁን ድረስ የእጅ ጽሁፍ በጣም እወዳለሁ። እና አጋጣሚ ባገኘው ቁጥር በእጄ ለመጻፍ እሞክራለሁ

የስራ ቦታዬ ከቤቴ ያን ያህል ይርቃል ብዬ አላስብም ምክንያቱም በእግሬ ብጓዝ ለምሳሌ በየሰላሳ ደቂቃ መንገድ ቢሆን ነው። ፋክሲ ብንጠቀም ደግሞ ከትራፊክ መጨናነቅ ምክንያቱም ከተማው ስለሆነ ትራፊክ መጨናነቅን ከግንዛቤ አስገብተን ብንቆጥር ታክሲ ብንጠቀም ደግሞ ከትራፊክ መጨናነቅ ምክንያቱም ከተማው ስለሆነ ትራፊክ መጨናነቅን ከግንዛቤ አስገብተን ብንቆጥር

በስራዬ ላይ እርግጥ ነው አንዳንድ ተግዳሮቶች ይኖራሉ ስራችን ላይ ሁሉም ነገር ምቹ ነው ማለት አይቻልም። እና በእኔ በኩል ስንመጣ በስራ ላይ ያሉ ተግዳሮቶች ለምሳሌ በስራዬ ቦታ አመች የሆነ ኢንቫይሮመንት ወይም ደግሞ አካባቢ የለም። አካባቢዬ በጣም ጫጫታ የበዛበትና ለመስራት በጣም የሚረብሽ ቦታ ነው ያለሁት።

ሾርባ እወዳለሁ የተለያዩ ሾርባዎችን አንዳንድ ጊዜ ሰርቼ እጠቀማለሁ። ለምሳሌ የአትክልት ሾርባ አለ የሩዝ የመኩሮኒ የእህል ሽርባዎች የተለያዩ አሉ። እና እነዚህ ሽርባዎች በጣም ይመቹኛል ከነዛ ውስጥ ደግሞ ያ ትክክልት ሾርባ በጣም እወዳለሁ።

አዎ እኔ ጥራት ያለው ስራ ማቅረብ እችላለሁ እንደውም በምሰራበት ቦታም ሆነ ድሮ በምማርበት ቦታ ጥራት ያለው ስራ በማቅረብ የተሻለ ውጤት በማግኘት እታወቃለሁ። ይህም ለድርጅቴም ሆነ ለምሰራበት ቡድን ትልቅ አስተዋጽኦ እንዳበረከት አድርጎኛል ማለት ነው። እና

እህል መፍጨት አውቃለሁ። እህል አብዛኛውን ጊዜ ድሮ እናቶቻችን በድንጋይ ወፍጮ ተጠቅመው እህሎችን ሲፈጩ እንደ ቦቆሎ እንደ ስንዴ ያሉ እህሎችን ሲፈጩ እናውቃለን እና እኔ እንደዚህ አይነት ቦታ ስላደኩ እህል የመፍጨት ተሞክሮ አለኝ እና እህል ፈጭቼ አውቃለሁ።

የአመራር ሚና አሁን ባለውበት ወቅት ባይኖረኝም ከዚህ በፊት ግን የአመራር ሚናዎችን በሚገባ ተወጥቼ የተሻለ ውጤት ለቡድኔም ሆነ ለድርጅቴ አስመዝግቤ አውቃለሁ። እና አመራር ላይ ትልቅ ተሞኩሮ አለኝ ማለት እችላለሁ። እንዲሁ

ጭንቀት ሲሰማኝ እኔ የማደርገው ምናልባት ከሌሎች የተለየ ነው ብዬ አስባለሁ ብዙዎቻችን ጭንቀት ሲሰማን መቴ ወይ እንዝናናለን እንላለን እንችላለን ወይ ስፖርት እንሰራለን ልንል እንችላለን እኔ ግን ጭንቀት ሲሰማኝ የማደርገው በመጀመሪያ ብዙ ረብሻ በሌለበት አካባቢ እሆናለሁ። በመቀጠል የማደርገው የምወደውን መጽሐፍ አነባለሁ ማለት ነው። ይህን ሳደርግ ጭንቀት ስሜቴ እየቀነሰ ይሄዳል ማለት ነው።

እኔ ቀትር የምመገበው አብዛኛውን ጊዜ ደረቅ ያለ ምግብ እንዲሁም ደግሞ እንጀራ በወጥ በተደጋጋሚ እመገባለሁ። ቀትር ላይ እንደሚታወቀው የደከም ያለ ስሜት ሊሰማኝ ይችላል። ብዙን ጊዜ ስራ ከዛ በፊት አጠናቅቄ ማስረከብ ስላለብኝ ቀትር ላይ ደከም ስለሚል ደረቅ ያለና እንዲሁ ደግሞ ቀዝቀዝ ያለ ነገር ይመቸኛል።

የትውልድ ከተማዬ በኢትዮጵያ ባለሁበት የኦሮሚያ ክልል በሻሸመኔ ከተማ ነው። የትውልድ ከተማዬን በጣም እወዳታለሁ ከልጅነቴ አሁን እስካለሁበት ድረስ የኖርኩባት ያለሁባት ከተማ።

በስራ ሁኔታዬ ላይ ህመም ቢያጋጥመኝ ከስራ መቆየት ብቻ ሳይሆን ልቀርም ሁላ እችላለሁ ይህን ማድረግ ያለብኝ እንደሚታወቀው ለስራ አለቃዬ በማሳወቅ ይሆናል ማለት ነው። እና የስራ ሁኔታየ ላይ ህመም ቢያጋጥመኝ ከስራ የሚያስቆየኝ ከሆነ እቆያለሁ የሚያስቀረኝ ከሆነ እቀራለሁ ፍቃድ ወስጄ እቀራለሁ ማለት ነው።

የስራ ግቦች አሉኝ እና እነዚህን የስራ ግቦች ለማሳካት ቀን ከሌት እየለፋሁ እገኛለሁ። እንዲሁም እነዚህ የስራ ግቦች ከሌሎች ሰዎችም እርዳታ የሚያስፈልገኝ ከሆነ በመጠየቅ። የስራ ግቦችን ለማሳካት ቀን ከለሊት እየጣርኩ እገኛለሁ

በስራ ቦታየም ሆነ በግለሰብ ደረጃ ብዙ ኢሜሎችን እልካለሁ በስራ ቦታዬ ላይ ከደንበኞች ጋር መገናኘት ደንበኞችን ማሳወቅ እንዲሁም ደግሞ ከስራ ባልደረቦቼ ጋር መገናኘት እና መረጃ መለወጥ ስለሚያስፈልገኝ ብዙ ኢሜሎችን እልካለሁ። ምናልባት በቀን እስከ ሃያ አምስት ወይም ሰላሳ የሚደርሱ ኢሜሎችን በስራ ቦታ ባለሁበት ወቅት እላላካለሁ ማለት ነው።

በስራዬ ላይ ብዙ ጥሪዎችን አደርጋለሁ። በቀን ምናልባት በአማካኝ አስራ አምስት ወይም ሃያ ጊዜ። የስልክ ልውውጥ አደርጋለሁ። እና እነዚህ የስልክ ልውውጦች አብዛኛው በስራዬ ላይ እና በምሰራባቸው ጉዳዮች ላይ በጣም ያተኮሩ ናቸው።